ሩቅ ማለት በሁለት ነጥቦች በሁለት ቦታዎች ወይም በሁለት ነገሮች መካከል ያለ ክፍተት ወይም ርቀት ነው ማለት ነው። አንድ ነገር ከሌላው ብዙ ክፍተት ሲኖረው ሩቅ ነው ይበላል። እና በአማርኛ ሩቅ የሚለው ቃል በተቃራኒ ቅርብ ለሚለው ነገር ተቃራኒ ነው ማለት ነው። ፍቼ አሁን የተለያዩ መለያዎች ሊኖሩ ይችላሉ ይችላል ብዬ ቦታ ክፍተት የምንለካ አንጻራዊ እና ጊዜ የሚወስድ ነገር ሩቅ ተብሎ ሊጠራ ይችላል ማለት ነው። የርቀት አይነቶቹ አካላዊ ርቀት ረቂቅ ርቀት ልዩ ርቀት አይነቶቹ አሉ ማለት ነው። አካላዊ ርቀት ማለት አጭር ርቀት መካከለኛ ርቀት እና ረጅም ርቀት አለም አቀፍ ርቀት ይባላል። አጭር ርቀት ሲባል በእግር መጓዝ የሚቻል አስር እስከ አንድ ኪሎ ሜትር የሚደርስ አጭር እርቀት ይባላል። መካከለኛ እርቀት በተሽከርካሪ መጓዝ የሚገባ ከአንድ እስከ መቶ ኪሎ ሜትር የሚደርስ መካከለኛ ርቀት ይባላል። ረጅም ርቀት ደግሞ በአውሮፕላን ወይም በባቡሩ መጓዝ የሚገባ ከመቶ በላይ ርቀት ይባላል። አለም አቀፍ ርቀት ማለት በአህጉራት መካከል ያለ ርቀት ነው ማለት ነው። እና ረቂቅ ርቀት ሲባል አብስትራክት ዲስታንስ ይባላል። ስሜታዊ ርቀት ማህበራዊ ርቀት ስነልቦናዊ ርቀት እና ግዛዊ ርቀት ተብሎ ሊጠቀሱ እችላለሁ ማለት ነው። ስሜታዊ ርቀት ማለት በሰዎች መካከል ያለ ግንኙነት ክፍተት ሲፈጠር። ይሄ ማህበራዊ ርቀት ሲባል በማህበራዊ ደረጃ መካከል ያለ ክፍተት ወይም ያለ ርቆሽ። ሲሆን ሶስተኛ ደግሞ በስነ ልቦና ርቀት ማለት በአስተሳሰብና በስሜት መካከል ያለ ክፍተት ሲሆን ግዛዊ ርቀት ማለት በተለያየ ዘመናት መካከል ያለ ክፍተት ማለት ነው። ልዩ ርቀት አይነቶች ሊኖሩ ይችላሉ እና ማህበራዊ ርቀት ስነ ፈለግ ርቀት እና ኢኮኖሚያዊ ርቀት ብሎ ሊጠቀሱ ይችላሉ። ርቀት ማለት ሶሻል ዲስታንሲንግ ሲባል በወረርሽኝ ጊዜ ሰዎች መካከል የሚደረግ ክፍተት ሲሆን። ስነ ፈለግ ርቀት ማለት በኳክብት እና በፕላኔቶች መካከል ያለ በብርሃን አመታት የሚለካ ስነ ፈለግ ርቀት ብሎ ይጠቀሳል። ኢኮኖሚያዊ ርቀት ሲባል በትራንስፖርት ወጪ የምንለካ በኢኮኖሚ ኢኮኖሚያዊ ርቀት ተብሎ ሊጠቀስ ይችላል ማለት ነው። የርቀት ጥቅሞች ምንድን ናቸው? አንደኛ ግላዊነት ከሌሎች ሰዎች ሩብ ቢልህ መኖር ግላውነትን ይሰጣሉ ራሴን ቦታ መያዝ ያለ እቤት መኖር ራሴን ህይወት መምራት ትችላለህ አይደለም። ስለ ደህንት ስናይ ከአደጋችሁ መራቅ በወረርሽኝ ጊዜ መተላለፍ መከላከል ሊሆን ይችላል። ከጦርነት እና ከ ከግጭት መራቅ ከተፈጥሮ አደጋዎች መራቅ አንድ ራሱን የቻለ ትልቅ ርቀት ነው ማለት ነው። ነጻነት ወይም ኢንዲፐንደንት በራስ መተማመንን ያዳብራል። ራሴን ወሳኔ ማድረግ ትችላለህ ከሌሎች ጣልቃ ገብነት መራቅ ትችላለህ ራሴን ማንነት መገንባት ትችላለህ ማለት ነው። አዲስ ነገሮችን ለማግኘትም ይረዳል ያ ማለት እሩቅ ቦታዎችን መጎበኘት አዳዲስ ባህሎችን ያስተዋውቃል። አዲስ ልማዶችን ማግኘት ትችላለህ ማለት። ማስላሰል እና ማረፍም የምችለው ርቀት ባለበት ቦታ ሲሆን ለምሳሌ ከህይወት ግጭት መራቅ ለማሰላሰል ጊዜ ማግኘት አእምሮ ማረፍ እና ሀይል መሙላትን ልትል እንትን ልል ይችላል ማለት ነው። ሊጠቅሙ ይችላሉ ማለት ነው። ሩቅ የሩቅ ጉዳቶች ምንድነው? አንደኛ መገናኛ ችግር ሊያጋጥም ይችላል። ፊት ለፊት መገናኘት አለመቻል የስልክ ወይም የበየነ መረብ መቋረጥ የአካል አቋም። ማየት አለመቻል ብቸኝነት ከቤተሰብና ከጓደኛ መራቅ ማህብራዊ ግንኙነትን ማጣትና ብቸኝነት ስሜት መሰማት ሊሆን ይችላል። ወጪ ከወጪ አንፃር ሩቅ ቦታዎች ለመድረስ ብዙ ገንዘብ ያስፈልጋል ትራንስፖርት ወጪ የግንኙነት ወጪ ወይም ስልክ በበይነ መረብ ወጪዎች ከፍ ያሉ ናቸው ማለት ነው። የጊዜ እውነታ ሩቅ ቦታዎችን ለመድረስ ብዙ ጊዜ ይወስዳል። በመጓጓዝ ላይ ጊዜ ማባከን አስቸኳይ ጊዜ ለመድረስ አለመቻል ነው ሌሎች ነገሮችንም በጊዜው ምክንያት ማጣት ማለት ነው። እርዳታ የጠዋት ማለት አስቸኳይ ጊዜ እርዳታ ማግኘት በጣም ከባድ ዶኒሽናል ከቤተሰብ እና ከጓደኛ ድጋፍ ማጣት የመሳሰሉት ናቸው። በባህል ክፍተት ለምሳሌ የተለያዩ ባህል ወይም ቋንቋ አካባቢ ማብረሰብ መራቅ በባህል ግጭቶችን ሊፈጥር ይችላል ማለት ነው። ርቀት ለመለካት የሚረዱ ሜትር

በጀት ማለት ለአንድ የተወሰነ ጊዜ ወይም ብዙን ጊዜ ለአንድ አመት የሚጠቀመው የገቢ እና የወጪ የሚገልጽ የፋይናንስ እቅድ ማለት ነው። በጀት ገንዘብ እንዴት እንደም በጀት እና ገንዘብ እንዴት እንደሚገናኙ እንዴት እንደምናዋጣ የሚያሳይ ጽሁፍ ታች አለ ማለት ነው። በጀት የሚከተለውን መለያ ባህሪያትን ሊይዝ ይችላል። አንደኛ የገንዘብ እቅድ የተወሰነ ጊዜ ያለው ግምታዊ ቁጥጥር የሚያስችል ውሳኔ መስጫ ውሳኔ መስጠት የሚችል ማለት ነው። ገንዘብ እቅድ ማለት ገቢንና ወጪን የሚያስተካክል መሆን አለበት። የተወሰነ ጊዜ ያለው ማለት ለአንድ ወር ወይም ለአንድ አመት ወዘተርፈ ተብሎ ለእቅድ በእቅድ ተይዞ በጀት መመደብ አለበት። ግምታዊ የወደፊት ገቢ ወይም ወጪ ላይ የተመሰረተ መሆን አለበት። ቁጥጥር የሚያስችል ወይም ወጪ ለመቆጣጠር የምረዳው መሆን አለበት። ውሳኔ መስጫ ማለት ገንዘብን እንዴት መጠቀም እንዳለብን የሚወስን ውሳኔ መኖር አለበት ማለት ነው። እና የበጀት አይነቶችን ስናይ አጠቃላይ ብዙ የበጀት አይነት ሊኖሩ ይችላሉ። የግል በጀት የግል ፋይናንስ አያያዝ የቤተሰብ በጀት ለቤተሰብ ወጪና ገቢ ንግድ ብለን ደግሞ ለንግድ ድርጅቶች የ መንግስት በጀት ማለት ለሀገር ገቢ እና ወጪ የፕሮጀክት በጀት ማለት ለአንድ የተወሰነ ፕሮጀክት የሚውል በጀት ማለት ነው። ሲሆን እንዴት በዘዴ መጠቀም እንችላለን? ምንድነው ሚዛናዊ በጀቶችን? ሚዛናዊ አርገን ማለት ነው። እና ከላይ ያለ ያየናቸው የበጀት ሳብታይትሎች ናቸው ዋና ታይትል በአላማ በዘዴና በዘርፍ ያን በጀት መጠቀም ይቻላል ማለት ነው። እና አሁን ወደ በጀት በዘዴ ስንመጣ ሚዛናዊ በጀት ገቢና ወጪ እኩል የሆነ ጉድለት በጀት ማለት ወጪ ከገቢ የሚበልጥ ትርፍ በጀት ማለት ገቢ ከውጪ የሚበልጥ ዜሮ መስረት በጀት ማለት ከዜሮ ጀምሮ የሚዘጋጅ ተለዋዋጭ በጀት ማለት እንደሁኔታ የሚስተካከል ማለት ነው። የሚመደብ በጀት አይነት ምንድነው? ስራ ማስኬጃ በጀት የእለታዊ ስራዎችን የሚያስኬድበት የካፒታል በጀት ለረጅም ጊዜ ኢንቨስትመንት የሚያዝ የልማት በጀት ማለት ለልማት ፕሮጀክቶች የተያዘ የምርምር በጀት ማለት ለምርምር እና ለልማት ብቻ የተያዘ ማለት ነው። እና የበጀት ጥቅሞቹ ምንድን ናቸው? ብለን ስናይ የበጀት ጥቅሞች አንደኛ የገንዘብ ቁጥጥር ሁለተኛ ግቦችን ማሳካት ወይም ለማሳካት ሶስተኛ ውሳኔ ለመስጠት እና አራተኛ የወደፊት እቅድ ለመግለጽ አምስተኛ የጭንቀቴን መቀነስ ወይም ወደፊት የሚፈጠሩ ችግሮችን መቀነስ ተጠያቅነቴን ማስፈን አፈጻጽም አመለካም ማመልከት ማለት ነው። እንደዛ ሲሆነ ገንዘብ ቁጥጥር ሲባል ገንዘብ ወዴት እንደሚሄድ ማወቅ አስፈላጊ ወጪ መቀነስ ከአቅም በላይ የሆኑ ወጪዎችን መከላከል አስፈላጊ ነገር ነው። ግቦችን ማሳካት ማለት የፋይናንስ ግቦችን ለማሳካት ይረዳል ቁጥባ ይበረታታል ማለት ነው። ውሳኔ ማድረግ ሲባል ደግሞ በመረጃ ላይ የተመሰረተ ውሳኔ ለማድረግ ይረዳል ቅድሚያ ውሳኔ ቅድሚያ መስጠት ያስችላል ማለት ነው። አማራጭ ወይም ማወዳደር ወይም አደጋዎችን መተንተን ይቻላል ማለት ነው። የወደፊት እቅድ ሲባል ለወደፊቱ ማቀድ የሚያስችል ድንገተኛ ሁኔታዎችን መቋቋም የሚችል ጥሩ የታ መውጣትን ማቀድ ልጆችን ትምህርት የልጆች ትምህርት ማሰብ እንዲህ አይነት ነገሮች ሊካተቱ ይችላሉ ማለት ነው። ጭንቀትን መቀነስ ሲባል የገንዘብ ጭንቀትን ይቀንሳል ሲባል ራስን ገንዘብ ጭንቀት ይቀንሳል ማለት ግብ መጀመሪያ ከታሰበው በጀት ውጪ እንዳይወጣ ያን በጀት ብቻ መጠቀም ጭንቀትን ሊቀንስ ይችላል ራስ መተማመን ይጨምራል። ተጠያቂነት ጋር ስንመጣ አሁን ለራስ ተጠያቂ መሆን ግድ ይላል ለቤተሰብ ተጠያቂ ለባለሀብቶች ለምትሰራው ለእያንዳንዱ ስራ ተጠያቂ መሆን ግድ ይላል ማለት ነው። የአፈጻጸም መለካት ሲባል እቅድ ከተግባር ጋር ማወዳደር ስኬትን መመልከት መላክ ማስተካከያ ማድረግ እና ማሻሻል ማሳየት ምንድነው? የበጀት ጉዳዮች? በጀት ማለት ማዘጋጀት ደረጃዎች እንዴት ይዘጋጃሉ? ሲባል አንደኛ ገቢን መለየት ሁለተኛ ወጪውን መለየት ሶስተኛ ወጪን መከፋፈል አራተኛ ገቢና ወጪን ማወዳደር አምስተኛ ማስተካከያ ማድረግ ስድስተኛ ክትትል እና ግምገማ ማድረግ ያስፈልጋል ማለት ነው። በጀት አያያዝ ምክሮች ላይ ሃምሳ በሰላሳ ሃምሳ በሰላሳ ሃያ ህግ ማውጣት ይላል ማለት ነው። ሃምሳ አላስፈላጊ ወጪዎች ሰላሳ ፍላጎት ወጪዎች ማለት በፍላጎት የሚወጡ ወጪዎች እና ሃያ ለቁጠባ እና ኢንቨስት

ከሰአት ማለት ከቀትር በኋላ እስከ ማታ ድረስ ያለው የቀን ክፍል ሲሆን በአማርኛ ከሰአት ማለት ከሰአት በኋላ ወይም ቀትር ካለፈ በኋላ የሚል ትርጉም አለው ማለት ነው። ይህ የቀን ክፍል ከመምሳ ሰዓት ጀምሮ እስከ ማታ ድረስ ያለው ቆይታ ጊዜ ማለት ነው። እና ዋና ፍቺ ከሰአት በኋላ የሚለው የሚመለከተው ምንድነው? ቀን ክፍል ወይም ስራ ሰዓት ወይም የእረፍት ጊዜ ወይም ከምሳ በኋላ ያሉ ጊዜያቶች ከሰአት ተብሎ ይጠራሉ ማለት ነው። እና ከሰአት ክፍሎቹ ቅዳሜ ማለት ቀደምት ከሰአት ማለት ከምሳ በኋላ ከአስራ ሁለት ሰዓት እስከ ሶስት ሰዓት ያለ ከምሳ በኋላ አለ መካከለኛ ከሰአት ማለት ደግሞ ከ ዘጠኝ ሰዓት እስከ አስራ አንድ ሰዓት ያለ ማታማ ከሰአት ደግሞ ማለት ከአስራ አንድ ሰዓት እስከ አስራ ሁለት ሰዓት ያለ ከምሽቱ የሚባሉት ደረጃ ማለት ነው። እና በተለያዩ ባህሎች ወይም ከሰአት አመለካከት በኢትዮጵያ ከሰአት የሚጀምረው ከቀትር በኋላ ነው ማለት ነው። ከስድስት ሰዓት በኋላ ከሰአት ይባላል በኢትዮጵያ ሰዓት አቆጣጠር ከሰአት ሰባት ሰዓት ሲባል ማለት ከምእራብ ሰባት ማለት ሲሆን። ማለት አንድ ሰዓት ሲባል ከምእራብ አውቃር ሲነጻጸር ደግሞ ሰባት ሰዓት ማለት ሲሆን ነገር ግን ዘመናዊ አጠቃቀም ላይ ከሰአት አስራ ሁለት ሰዓት እስከ ስድስት ሰዓት ድረስ ይቆ ይቆጠራል ማለት ነው። ምእራባዊያን ባህል ከሰአት አስራ ሁለት ሰዓት እስከ ስድስት ሰዓት ይቆጠራል ከሰአት አስራ ሁለት ሰዓት በላይ እንጂ ሰላሳ አንድ አይባልም ማለት ነው። እና በእስልምና ባህል ደግሞ ከሰአት የዝሁር ሶላት ጊዜ ነው ማለት ነው። ከቀትር በኋላ በከሰዓት የሚደረጉ ተግባራት አንደኛ ከምሳ እረፍት በኋላ ወደ ስራ መመለስ ትምህርት ቤቶች ከምሳ በኋላ ትምህርት ይቀጥላሉ ከሰአት ስብሰባዎች ወይም ውይይቶቹ ሊኖሩ ይችላሉ በማህበራዊ እንቅስቃሴ ደግሞ ከሰአት ማለት የሻይ ወይም ቡና እረፍት ምናምን ሊኖር ይችላል። ከጓደኞች ጋር መገናኘት ስፖርት እንቅስቃሴዎችን እሳት ክፍለ ጊዜ ሊሠሩ ይችላሉ ዘና ማለት ወይም እረፍት ቴሌቪዥን ማየት ማንበብ እንቅልፍ ወይም አንዳንድ ፋይሎችን ከሰአት እንቅልፍ ማለት ከሰአት የሚሰሩ ስራዎች ይሆናሉ ማለት ነው። እና ከሰአት የከሰአት ጥቅሞች አንደኛ ምርታማነት ፕሮዳክቲቪቲ የሚለው በእንግሊዝኛ ብዙ ሰዎች ከምሳ በኋላ ሀይል ይሞላሉ ሌላ የስራ ዙር ዙር ለመጀመር ምቹ ይሆናል ይሆናሉ ቀኑን ለመ ለማጠናቀቅ በቂ ጊዜ ይኖረዋል። ማህበራዊ መገናኛ ላይ ከሰአት ቡና ወይም ሻይ የመጠጥ ባህል አለ ከስራ ባልደረቦች ጋር መገናኘት ሁኔታዎች ይፈጠራል ከቤተሰብ ጋር ጊዜ ማሳለፍ። ይፈጠራል ዘና ማለት ከስራ ጫና ወይም ለማረፍ ጊዜ መውሰድ አስፈላጊ ነገ ነገር ነው ከሰአት በኋላ ለግል የተግባራት ለትርፍ ጊዜ ማሳለፊያዎች እነዚህን ነገሮችን ማድረግ የቴፕ ሰዓት ማለት የከሰአት ስራዎች እንትን ናቸው ማለት ነው። የተፈጥሮ ብርሃን በቂ ፀሀይ ምናምን ለማግኘት ከሰአት ይጠቀማል ማለት ነው። እና ከሰአት ጉዳቶች አንደኛ ሀይል መቀነስ ሙቀት ብዛት የምሳ ድካም የጊዜ ጫና ምናምን ሊፈጠሩ ይችላሉ ማለት ነው። የኃይል መቀነስ ማለት ብዙ ሰዎች ከምሳ በኋላ ድካም ይሰማቸዋል የሰውነት እሳት ማሽቆልቆል ይጀምራሉ ትኩረት ማጣት ምናምን ይጀምራል ማለት ነው። እና ሙቀት በበጋ ወቅት ከሰአት በጣም ሞቃት ሊሆን ስለሚችል ያም አንድ ራሱን የቻለ ችግር ነው። ውጪ መስራት አስቸጋሪ ሊሆን ይችላል። ያህል ፍጆታም መጨመር ሊሆን ይችላል። የምሳህ ድካም ደግሞ ከባድ ምሳ ከተመገቡ በኋላ እንቅልፍ ማግኘት ግድ ሊል ይችላል። የጊዜ ጫና ደግሞ ቀኑ ያእያለቀ ሲሄድ ስራን ማጠናቀቅ መጣደፍ ምናምን ሊፈጠር ይችላል ማለት ነው። በተለያዩ ባህሎች ደግሞ ከሰአት ልምዶች የሲኤስት እና የከሰአት ሻይ እረፍት በኢትዮጵያ ደግሞ ከሰአት ቡና ላይ እረፍት ሰው መውሰድ እነዚህን የከሰአት እረፍት ተብለው ይጠራሉ ማለት ነው። ከሰአት ደግሞ ምርታማነቱ እንዴት ነው? ቀላል ምሳ መመገብ ከባድ ምሳ ከመመገብ መቆጠብ ፕሮቲን እና አታክልት የበዛበት ምግብ ብዙ አለመመገብ አጭር እረፍት ወይም የተ የተወሰነ እረፍት ጊዜ መውሰድ ከስራ ጥቃት ጥቃቅን።